የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያየ ድርገጾችን እመለከታለሁ ዋጋዎችን አነጻጽራለሁ። የደንበኛ ግምገሞችን አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ የሚጠበቅ አይሆንም እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል። አዎ ሂ በስልክ በመስመር የምንገዛውን ግብይት ነው የሚያወራው። በጣም ህይወትን አንዱ ከሚያቀሉ ነገሮች ውስጥ አንዱ ይሄ ነው። ከቤት መውጣት ሳይጠበቅብን መዞር መድከም ሳይጠበቅብን በቀላሉ በስልካችን ያየነው እቃ ቤታችን ድረስ መጥቶልን መግዛት እንችላለን። ይሄ በጣም ቆንጆና በጣም ከጊዜ ቆጣቢ እና ጉልበት ቆጣቢ የሆነ ነገር ነው። እና በቀላሉ ዋጋ አነፃፅረን የተሻለ የምንለውን ዋጋ ባየነው ፎቶ እና የፎቶ ምስል ከቤታችን ቁጭ ብለን ሳንወጣ መግዛት የምንችልበት ቴክኖሎጂ ነው። እና ምናልባት አንዳንዴ ያው ይሄ የቀጥታ የመስመር ገበያ ብዙ ነው ጥቀን ግን እንደ ሁሉም ሁሉም ጥሩ ሁሉም መጥፎ አይባልም። ያው አንዳንዴ ጥሩነቱ ምንድነው ቀላል መሆኑ ያው እንዳልኩህ ከቤት ወይም ሳትወጣ እዛው ድረስ መምጣቱ በጣም ቆንጆ ነው። ጊዜ መጓጓዣ ወጪ ትራንስፖርት ምናምን ይቆጥባል ማለት ነው። ድካም ይቆጥባል በተለይ እኔ አሁን እቃ መግዛት በጣም የምጠላውና የሚያሰልቼኝ ነገር መዞር ነው በጣም አድካሚ አሰልቺ መዞር አልወድም። የሆነ እቃ ለመግዛት እሱ አሁን እሱን ነገር በጣም ይቆጥብናልናል ማለት ነው። ሌላው የብዙ አይነት ምርትና ምርጫ ይኖረናል ማለት ነው። ብዙ አይነት አማርጠን የፈለግነውን በጣም ምርጫዎች ብዙ ስላለ ደስ ያለንን አሁን በአካል ቢሆን ለመምረጥ በጣም ብዙ ድካም ይስፈልጋል ዞሮ ዞሮ ሜግዛት ኖ እና እሱ በጣም አሳይቼ ነገር ነው። ስለዚህ ይሄኛው ግን የመስመር ግብይት ሲሆን ግን የፈለግነውን አማራጭ አይተን የተመቸንን እዛው በስልካችን ያለምንም ድካም በቀላሉ ኢንተርኔት ብቻ በመጠቀም ስልካችንን ብቻ በመጠቀም የፈለግነው አማርጠን መግዛት እንችላለን ማለት ነው። አንዳንዴ ዋካባቢያችንን የማይገኙ ልናገኛቸው የማንችላቸው እቃዎች ራሱ እዛ ላይ በቀላሉ ነው የምናገኘው ማለት ነው። እና ቆንጆ በጣም አሪፍ ቴክኖሎጂ ነው በጣም ጥቅም ያለው ቴክኖሎጂ ነው ማለት ነው። እና ዋጋ ማነፃፀርም ቀላል ነው እዛ ጋር ቼክ ማድረግ ነው ዋጋውን አንዱን አንዱን አንዱን እየጠያየቅን የዘለሻ ለሚለው ዋጋ መስጠት እንትን እንገዛለን ማለት ነው። እና ለሻጭም ለሻጮችም ለነጋዴዎችም ጥቅም አለው። አንደኛ ይሄ ኪራይ አይኖርባቸውም የመድረከክን ኪራይ ወይ ደግሞ ዝቅተኛ ሊሆን ይችላል ዝቅተኛ የሆነ ቦታ ላይ ተከራይቶ በመስመር መሸጥ ይችላሉ። ሁለተኛ ሁሌም ገበያ አለ ሁሌም ሁሉ ስያጭ አለ መዝጋት መሆን የለም። እዚህ በስልክ ስለሆነ እና ከከተማው ውጪ ራሱ ደንበኞች ማግኘት ይቻላል ማለት ነው። ከከተማ ውጪ ካለንበት ከከተማ ጂስ ሌሎች ሰዎች መግዛት ትችላለህ ማለት ነው። እና ሌላ ደግሞ የደንበኛ አስተያየት ማንበብ ይቻላል ግምገማ አድርገን አስተያየቱን እያየን በዛ መሰረት መግዛት እንችላለን ማለት ነው። ውሳኔ መስጠት እንችላለን ከዛ አይተን ገምግመን ውሳኔ መስጠት እንችላለን ማለት ነው። ሌላው የመስመር ላይ ገበያ አንድ ከባድ የሚያደርገው ልብስና ጫማ መግዛት ላይ ነው። ምክንያቱም ልብስና ጫማ ሲገዛ ተለክቶ በአካል በሰውነታችን ልክ በአካል ቅርጻችን ልክ ወይም ደግሞ በጫማችን ቁጥር ልክ ነው የምንገዛው እዛ ግን አሁን አይገኝም ምናልባት ሲመጣ ወይ በጣም ሊጠብህ ወይ በጣም ሊሰፋን ይችላል እንደዛ ወይ በጣም ሊረዝም ይችላል ልካችን ላይሆን ይችላል ማለት ነው። እና ጥራቱ የልብሱን ጨርቅ ጥራት የጫማውም የተሰራበት እቃ ጥራት የምናየው የምናውቀው በአካል ስናየው ነው። ብዙ ጊዜ ያየነውን ነገር ላይደርሰን ይችላል። ትንሽ አስቸጋሪ የሚያደርገው ልብስና ጫማው ላይ ነው። እንጂ ይሄ ሌሎች እቃዎች ላይ በጣም ቆንጆ ነው ብዬ ነው የማስበው። እና ያው ሲመጣ እዛ መስመር ላይ እንዳየነው እና እዚህ ላይ አንድ አይነት ላይሆንልን ይችላል ልዩ ትንሽ ሊለያይ ልዩነት ሊኖረው ይችላል ግን በጣም ጠቃሚ ነው